ቡድን የሚለውን ቃል ስንመለከት በርካታ የሆነ ትርጉም አለው። ሰዎች በጋራ ሲሆኑ ቡድን ብለን እንጠራዋለን። ከዛ በጋራ ሲሆኑ በጥምረት ሆኖ አንድን ስራ ለማከናወን ሲነሱ ቡድን ብለን እንጠራዋለን። ለምሳሌ የኳስ ቡድኖችን አንድ ጋ ሁለት እና ከዛ በላይ የሆኑ ሰዎች ሲሆኑ ምን እንላቸዋለንል ቡድን ብለን? እንጠራቸው የሰዎች መሰብሰብ ሊሆን ይችላል። ከዛ በሻገር የተለያየ ፖለቲካም የፖለቲካ የሃይማኖት ቡድን ብዙ አይነት ቡድን አለ። ነገር ግን በጥቅል ቡድን የምንለው እና የአንድ አይነት ነገር ተሰብስበው ሁለት ና ከዛ በላይ የሆኑ ነገሮች በአንድ ላይ ሲሰበሰቡ ቡድን እንላቸዋለን።

ምሽት ላይ ዜና እመለከታለሁ ምን ተፈጠረ አለማችን እንዴት ዋለች የሚለውን ነገር ለመረዳት መረጃ ያስፈልጋል። መረጃ ደግሞ የምናገኘው ከዜና ነው። ስለዚህ ዜናን እንመለከታለን ወይም እመለከታለሁ ዜና ደግሞ በርካታ ነገሮችን በውስጥ ይዟል። በሀገር ውስጥ እና ከሀገር ውጪ ያሉ የተለያዩ መረጃዎች ይኖራሉ። መረጃዎች ሲጠናቀሩ ምን ተብሎ ይጠራል? ዜና ተብሎ ይጠራል። ከመረጃዎች ውስጥ ለምሳሌ የስፖርት ውጤቶችን በተለያዩ ሀገራት ላይ የሚገኙ ስፖርት ውጤቶች ለምሳሌ ከሀገር ውስጥ ሊሆኑ ይችላል። በሀገር ውስጥ የተለያዩ ጊዮርጊስ ቡና ፋሲል ከነማ ወልዋሎ አዲግራት ሽረእንደ ስላሴ ባህር ዳር ከተማ እንዲሁም ደግሞ ለሚኩራ ክፍለ ከተማ አራዳ ክፍለ ከተማ ጉለሌ ክፍለ ከተማ ሌሎች በአገር ውስጥ ያሉ ክለቦች ናቸው። ከውጭ ደግሞ ለምሳሌ ከእንግሊዝ ፕሪሚየር ሊግ ስንመለከት በስፋት እኔ ከምወዳቸው አርሰናል ማንችስተር ዩናይትድ ማንችስተር ሲቲ ስፔን ላሊጋዎች ውስጥ ደግሞ ያሉትም እንደዚህ እነዚህን በርካታ ነገሮችን የማገኘው ውጤቶችን በጣም እወዳለሁ። እነዚህ ደግሞ የስፖርቶች ምናገኘው ከዜና መረጃ ነው። ጋዜጠኞች ደግሞ ሁኔታዊ ከተገኙ የስፖርት ውጤቶችን በተለይ በጣም በዝርዝር እያንዳንዱ ተጫዋች ምን እንዳለው ምናምን አንዳንድ ጊዜ ደግሞ እነዚህን ነገሮችን በደንብ ያብራራሉ። ከዛስ ይሄንን የሰማነውን ነገር ደግሞ አጠገባችን ካለ ሰው ጋር ከቤተሰባችን ጋር ሊሆን የችላል ከጓደኞቻችን ጋር ሊሆን ይችላል። በጣም እንወያይበታለን ማለት ነው። ስለዚህ ዜና በተለያየ ጊዜ ማየት በተለይ እለተ እለት አለማችን እንዴት ዋለች የሚለውን ነገር ያለ መረዳት አስፈላጊ ነው ብዬ እላለሁ። እና ዜና መከተተል ያስፈልጋል። እና አለምን እንዴት ዋለች የሚለው አለማችን እንዴት ናት የሚለውን ነገር ለመረዳት ያስችለናል። ብዬ

በስራ ለመጓዝ እየተዘጋጀው ነው። ስራ ስራ ለመስራት በየቀኑ ዝግጁ መሆን ያስፈልጋል ብዬ አምናለሁ። እና ምክንያቱም በተለይ ሌላ ከተማ ለስራ የሚሄድ ከሆነ መዘጋጀት ያስፈልጋል። ጥቂት ቃናት ደግሞ ለእረፍት ወስደን ለምሳሌ በዓል ሲሆን። የእረፍት ቀናችንን ተጠቅመን ወደ ለመጠቀም ወደ ቤተሰብ እንመጣለን ስለዚህ በዛ ለበአል ሲሆን ከቤተሰብ ተለይተን ጥቂት ቀናትን አይ ሚን ከስራ ተለይተን ጥቂት ቀናትን ከቤተሰብ ጋር ልናሳልፍ ይቻላል። ስብሰባዎች ሊያያዙ ይችላሉ። መዳረሻችንን የምንሄድበትን መዳረሻ ማረጋገጥ አለብን። ከዛ ባሻገር ሀገር የምንጓዝበት ትኬት መገዛቱን ሆቴል መያዙን ከዛ ባሻገር ደግሞ ሻንጣችን በትክክል መሰብሰቡን እና ሌሎች አንዳንድ መረጃዎችን ማጥራት እና ትክክል ትክክለኛ የሆነ ነገር መያዝ አለብኝ ማለት ነው። ከዛ ማሸገር የተለያዩ ሰነዶችን ቅጅ ቅጂዎችን ለጉዞ የሚያገለግሉትን እና በምንሄድበት ቦታ ደግሞ የሚያስፈልጉትን። በአውሮፕላን ውስጥ ወይም በጉዞ ሰዓት ልናካሂዳቸው የምንችላዎችንም ነገሮች እነሱንም በማሰብ ለስራው በስነ ልቦና ራስን ማዘገጀት ያስፈልጋል ብዬ

እንደምን አመሹ ማለት ውሉን አልፎ ምሽትን ከተጀመረ በኋላ የምሽቱ ሁኔታ እንዴት እየሄደ ነው ወይም እንዴት ነው ያመሻችሁት በደስታ ነው ያመሻችሁት በሰላም ነው ያመሻችሁት እንደምን እየሄደላችሁ ነው ማለት ነው።

እሺ ለዚህ ጥያቄ ስመልስ ሌሊት የምንለው ከ ምሽቱ አራት ሰዓት በኋላ ያለው እሱ ሌሊት ተብሎ ይጠራል ማለት ነው፤ ሌሊት የምንለው የቀኑን ሳይሆን የማታውን የቀን ክፍል ሲሆን ይህም ደግሞ ውስጡ ያለው አስራ ሁለት ሰዓት ሲይዝ ከእሱ ደግሞ ከግማሽ ሰዓት በኋላ ያለው ወይም ከአንድ ሶስተኛው ሰዓት በኋላ ያለው ሌሊት ተብሎ ይጠራል ማለት ነው

ምሽት ላይ ከቤተሰብ ጋር አብረን ራት እንበላለን። ማታ ላይ የሚበላው መቼም እራት ነው ብዬ ነው እራት ይበላል። ይህ ደግሞ በየእለቱ የምናሳልፈው ምርጡ ጊዜያችን ነው። በጣም ቆንጆ የሆነ የቤተሰብ ጊዜያችን እንድናሳልፍ ከሚረዳና ከሚያግዘን አንዱ እራት አብረን በጋራ ሰብስብ ብለን መመገባችን ነው። ከዛ ባሻገር እናቴ እና ጣፋጭ እናቴና እህቶቼ ከዛም ባሻገር ደግሞ ሌሎች አጋዥ የሆኑ የቤታችን አጋዦቻችን አብለን በመረዳዳት እራት እናዘጋጃለን። ከዛ ባሻገር ሁላችንም በማዕዱ ዙሪያ በቀረበው ማዕዱ መሃል ላይ ይቀርባል። ከዛም በማዕዱ ዙሪያ እንቀመጥና ከዛ በኋላ እያወራን እያንዳንዱን የእለቱን ታሪክ ለምሳሌ በዛሬው እለት ምን እንደገጠመን እንናገራለን። ከዛ ባሻገር ከእኛ ውስጥ ብዙ ጊዜ አዲስ ነገር የሚናገረው ወንድማችን በጣም አዲስ ነገር ይናገራል። እኔም ልምዴን አጋራለሁ። ከዛ ባሻገር ከእነሱ ጋር ከቤተሰብ ጋር በምንሆን ጊዜ በጣም መልካም የሆነ ጥሩ ጊዜ የሆነ እናሳልፋለን። ቤተሰብ ደግሞ ዋነኛ የህይወታችን ማዕከል ነው። ይህንን ደግሞ ሁልጊዜ በየማታው በተለይ ተጠባብቀን ማታ ላይ ሁሉም የቤተሰብ አባል ከተሰበሰበ በኋላ ይህንን ስለምናደርግ የተለየ ፍቅርና ቦታ አለን ማለት ነው። ለዚህ ሰዓት በተለይ በጣም ለየት ያለ ቦታ

እንዴት የሚለው ቃል ጥያቄን የሚያመለክት ሲሆን ጠቃሚ ቃል ነው። ምክንያቱም ይበልጥ ስላንድ ነገር ማብሪያ ላይ እንደምንፈልግ የሚያመለክት

ገባኝ የሚለው ቃል በጣም ጠቃሚ ቃል ሲሆን አንድ ግን ነገር የበልጥን መረዳታችንን የሚያመለክትና እንደተረዳን የሚያሳይ ቃል ነው። ይሄ ቃል መልካም የሆነ ቃል ነው ብቻ ይሁን።

ላክ የሚለውን ሰው ለተለያየ ነገር ሊጠቀም ይችላል። ለምሳሌ ሱቅ መላክ ብቻ ለጾታው ወንድ ለሆነ ላክ ብሎ ይጠይቃል። ነገሮችን መልእክት መላክ ሊሆን ይችላል መላክ ሊሆን ይችላል። ብቻ መልእክት ትእዛዝን ነው ትእዛዝ

ችግር የለውም ስንል በርካታ ነገሮችን እያሳየን ነው። ምንም ማለት አይደለም ለተፈጠረ ለምሳሌ ይቅርታ እየጠየቀ ልሆን ይችላል። ሌላም ሌላም እና ለዛ ነገር ይቅርታ ሲጠይቅን ችግር የለውም ብለን ል እንመልሳለን ማለት ነው

አርብ ማለት የሳምንቱ አምስተኛው ቀን ነው። ይሄ ደግሞ አምስተኛው ቀን። ተማሪዎች ትምህርት የሚጨርሱበት ሰራተኞች ቅዳሜና ውድል ለማረፍ አብዛኛው ሰራተኛ የሚጓጓበት ቀን ነው። የሳምንቱ ሳምንት ከሳምንቱ አምስተኛው ቀን ማለት ነው